የቀን መቁጠሪያ ወይም ካላንደር ለሰው ህይወት ከፍተኛ አስፈላግነት አለው። የቀን መቁጠሪያ በመጠቀም ሰው በግል ህይወቱ እንዲሁም በማህበረሰቡ ውስጥ የተለያዩ ስራዎችን ማከናወን ይችላል። በቀን መቁጠሪያ ሰው በህይወቱ የተለያዩ ክስተቶችን እንዲቆጥር ይረዳል። ለምሳሌ ለስራ ቅናት መስራት በትምህርት ዘርፍ ውስጥ ምክንያታዊ ቅናትን ማዘጋጀት በመንግስት ወይም በንግድ ስራዎች ውስጥ የቀን መወሰን ወዘተ ይሆናል። በቀን መቁጠሪያ ሰው ህይወትን በትክክል እንዲያደርግ ይረዳል። ሰው ቀን ለቀን የሚያደርገው እንቅስቃሴ ሲያውቅ ቀን መቁጠሪያ መጠቀም በጣም አስፈላጊ ነው። ይህም በቤተሰብና በማህበረሰብ ውስጥ ሰዎች ቀናቸውን ሲያውቁ እንዲሁም በማእከላዊ ስራዎች ላይ ስራዎቹን በትክክል ማከናወን ይችላሉ። ከዚህ በላይ የቀን መቅጠሪያ ሰውን በጊዜ ማስተዳደር ይረዳል። ሰው ቀናትን በመቁጠር ትክክለኛ ሰዓት ላይ ስራዎችን ማከናወን ይችላል ለምሳሌ ትምህርት ከመጀመሪያ ሰዓት ጀምሮ እስከ ምሽቱ ድረስ የሚከናወን። ቀን በቀን ማከናወን ይችላል። እንዲሁም ሰው የጊዜ አሰሳ እንዲያደርግ በጣም አስፈላጊ ነው። የቀን መቅጠሪያ በጣም አስፈላጊ ነው። ምክንያቱም ማስተዳደር ማለት ከቀን መቁጠሪያ ያለውን መረጃ በመጠቀም ስራዎችን በትክክል እንዲያደርግ ማለት ነው። በቀን መቁጠሪያ ሰው ከጥናታዊ ጊዜ ጀምሮ እስከ ዘመናዊ ጊዜ ድረስ በትምህርት በቤተሰብ በንግድ በስነ ምግባር በአካባቢው ሁኔታዎች የቀንን መቁጠር በጣም አስፈላጊ እንደሆነ ያሳያል። ቀን መቁጠር ሰውን ከማይታወቅ እንደ ጊዜ ማስተዳደር ይረዳል። የጊዜ ማስተዳደር በማንኛውም ስራ ውስጥ ከቀን መቁጠሪያ መጠቀም ያለበት ነው። ለምሳሌ ከምሽት ሰዓት ጀምሮ እስከ ጠዋት ሰዓት ድረስ የሚከናወኑ ስራዎች ከቀን በቀን ማቀናበር ይቻላል። ይህም ሰው ቀናቱን ስለሚያውቅ ስራውን በትክክል እንዲያከናውን ይረዳል። ይህ ከቀን መቁጠሪያ በሰው ህይወት ውስጥ የሚኖር ተዋህዶ ማስተናገድ ይረዳል ሰው ቀን ከቀን እንዲቆጥር እንደሚችል በመቁጠር ማስተዳደር ሊያደርግ ይችላል። ይህ በቤተሰብ ውስጥ እንዲሁም በትምህርትና በንግድ ስራዎች ማስተዳደር ለሰዎች አስፈላጊ ነው። ስለዚህ የቀን መቁጠሪያ መጠቀም ከሰው ህይወት ጋር በቀላሉ። አይተዋል የቀን መቅጠሪያ መጠቀም ሰው ህይወትን በማስተዳደር በጊዜ አሰሳ በስራና በትምህርት ማስተናገድ እንዲችል ይረዳዋል። እንዲሁም ሰው ቀን ለቀን እንዲኖረው በማድረግ የጊዜን ማስተዳደር እንዲቀይር ይረዳል። ይህ መቁጠሪያ ሰው ህይወቱን በትክክል ማስተዳደር እንዲያደርግ እንደሚያስችል ግልጽ ነው። እንደመጨረሻ የቀን መቁጠሪያ ሰው ከህይወት አብዛኛው ብዙ ጊዜን የማስተዳደር በቤተሰብ በማህበረሰብ በንግድና በስራ ሂደቶች ላይ ማስተዳደር በቀን መቁጠሪያ መጠቀም እንደሚቻል ይረዳዋል። በመሆኑ የቀን መቅጠሪያ ለሰው ህይወቱ የሚያደርገው አስፈላጊነቱ በጣም ከፍተኛ

ልብስ ማጠብ በሰው ህይወት ውስጥ በጣም አስፈላጊ ነገር ነው። ልብስ ማጥብ ማለት ብቻ ሳይሆን ጤናን የኬል ማስተናገድ የግንዛቤና የማህበረሰብ ባህሪ ጋር የተያያዘ ነው። ሰው ልብሱን በማጠብ አካላዊ ጤናውን ይጠብቃል። በቤ በቤተሰብና በማህበራዊ ውስጥ ከተሻለ ባህሪ ያሳያል። በስራ ቦታ ደግሞ ከፍተኛ ከሰራተኞች ጋር በግልና በተስማሚነት ሁኔታ መኖር ይችላል። ሌብስ ማጠብ በተለይ በአሁኑ ጊዜ እጅግ አስፈላጊ ነው። ይሄ አስፈላጊነቱ በብዙ አካላት ላይ ተጽዕኖ ያሳያል። ለምሳሌ እነዚህ ናቸው፣ ጤናና ማህበራዊ ጥበቃ ልብስ ማጠብ ከተለያዩ ትኩሳትና ከተለያዩ ትርጉሞች አሉት። ልብስ በግዥዊ የተቆራረጠና የተንቀሳቀሰ ሁኔታ ላይ ቢሆንም ሰው አካላዊ ጤናውን ይጠብቃል። እንዲሁም በማህበረሰብ ባህሪን ይወስናል፤ እና በማህበረሰብ ውስጥ ከሌሎች ጋር በግብረ መልካም ሁኔታ መኖር ይችላል። አካላዊና ሳይንሳዊ አስተዳደር ልብስ በሰው አካል ላይ ከመኖሩ ትኩሳት ወም ከሌሎች አደጋዎች መካከል ይችላል። ለምሳሌ በቅዝቃዛ አየር ልብስ ማጠብ አካሌን ከሙቀትና ከበረዶ ተጽዕኖ ይጠብቃል። በከፍተኛ ሙቀት ልብስ ማጠብ ሰውን ከሙቀትና ከስሜታዊ ጉዳት ይቀይራል። እንዲሁም ተስማሚም ማጠብ በሳይንሳዊ መልኩ አካል በጤናና መሰረት ተመጣጣኝ ሆኖ ይቆያል። የግል ባህሪ ግል ማስተዳደር ልብስ ሰው ልብሱን ስለሚጠብቅ በግል ማስተናገድ ይረዳል። ተስማሚ ልብስ ማጠብ እንደ ግል አስተዳደር ይታያል። በማህበረሰብ ውስጥ ከሌሎች ጋር የተስማማ እና የአካል ተዋህዶ ማስገንዘብ ይችላል። እንዲሁም ልብስ ማጠብ ከሰው ባህሪ ጋር አካላዊ የግል ባህሪ ጋር ተያይዞ ይኖራል። በስራና በትምህርት አስፈላጊነት በትምህርት ቦታ ወይም በስራ ቦታ ልብስ ማጠብ በጣም አስፈላጊ ነው። ይህ ከስራና ከትምህርት ቦታ ሰውን እንዲቀበለው ይረዳል። እንዲሁም የባህላዊና የማህበረሰብ ደረጃን መጠን ይጠብቃል። ስለዚህ ልብስ ማጠብ የሰው ባህሪን እንዲያስተናግድ እንደሚያስችል ግልጽ ነው። ከሌሎች ጋር የተያያዘ ግንኙነት ሰው ልብሱን ሲጠብቅ በማህበረሰብ ውስጥ ከሌሎች ጋር የተስማማ ግንኙነት እንዲኖረው ይረዳል። ከሌሎች ጋር በግል በማህበረሰብ መንገድ ልብሱን ተስማሚ ሆኖ ከሌሎች ጋር ግንኙነት መኖር ይችላል። ስለዚህ ልብስ ማጠብ በሰው ህይወት በጣም አስፈላጊ ነው። በጤና አስተዳደር፣ በማህበረሰብ ባህሪ፣ በስራ ቦታ፣ በግል ባህሪ ላይ ትልቅ ተጽዕኖ ያሳያል። ልብስ እንደ ግል ተስማምነትና እንደ ማህበረሰብ ባህሪ ማስተናገድ ይረዳል። በባ በአካላዊ ጤናና በግል አስተዳደር ውስጥ የጠቃሚነት ትልቅ ይረዳል። እንደ እነዚህ ሁሉ በጥንታ በጥንቃቄ ተሰናዶ በመረ

ምን አዲስ ነገር መማር ትፈልጋለህ? የሚለው ጥያቄ ለኔ ትልቅ ትርጉም አለው እንደ አንድ ሰው መማር ማለት መኖር ማለት እንደሆነ አምናለሁ። አላማችን በየቀኑ እየቀየረች ባለችበት አለማችን በየቀኑ እየተቀየረች ባለችበት በዚህ ወቅት አዲስ ነገር አለመማር ማለት ወደ ኋላ መቅረት ብቻ ሳይሆን የወጣይም አለማወቅ ጭምር ነው። እኔ በግሌ አሁን ባለውበት ደረጃ ላይ ሆኜ በዝርዝር መማር የምፈልጋቸው እና የምመኛቸው ጥቂት ዋና ዋና ነገሮች አሉኝ። እነዚህ ለራሴ እድገት ለሌሎች ሰዎች ለመርዳት እና ለጊዜው ጋር መራመድ የሚችል የሚረዱኝ ናቸው። አንደኛው ተጨማሪ ቋንቋው እና ባህላዊ መግባባትን በሀገራችን በኢትዮጵያ ውስጥ ብቻ ከሰማንያ በላይ ቋንቋዎች አሉ። እኔ ግን የሚችለው ጥቂቶችን ብቻ ነው። ስለዚህ አዲስ ነገር መማር ቢጀምር መጀመሪያ የምመርጠው ተጨማሪ የኢትዮጵያ ቋንቋዎችን ለምሳሌ ኦሮምኛ ትግረኛ ወይም ሱማልኛ በደንብ መቻልን ነው። ቋንቋ መማር ማለት ቃላቶችን ማጥናት ብቻ ሳይሆን የአንድን ማህበረሰብ ልብ እና ምንነት መክፈቻ ቁልፍ እንደማግኘት ነው። ሰዎችን በቋንቋ ስታገኝ በነፍሳቸው ውስጥ ትገባለህ። ስለዚህ ባለፈው እኔ እኔም ወይም አይረዳን ያሉ አለም አቀፍ ቋንቋዎችን ቢማር ከአለም ጋር ያለኝን ትስስር ያሰፋዋል። ሁለተኛው የዲጂታል ቴክኖሎጂ እና የሰው ስራሽ አስተውሎ ኤአይ ጥበብ ምንም እንኳን እኛ ሰዎች ቢኖንም አለማችን ወደ ቴክኖሎጂ እየተለወጠች ነው። ስለዚህ ቴክኖሎጂ እንዴት ለበጎ ነገር መጠቀም እንደሚቻል በጥልቀት መማር እፈልጋለሁ። ለምሳሌ ኮዲንግ መማር የዲጂታሉን አለም ቋንቋ ለመረዳት ዳታ ሳይንስ መረጃዎች እንዴት ተንትነን ለውሳኔ እንደምንጠቀም ለማወቅ ይህን መማር የምፈልገው ሮቦት ለመሆን ሳይሆን በቴክኖሎጂ ታግዤ የሰዎችን ችግር በብልሃት ለመፍታት ነው። ሶስተኛ ጥንታዊ እና ጥበባትን ሙዚቃ በዘመናዊነት መሃል ማንነታችን እንዳይጠፋ የይህቺ ጥበብ ውጤቶችን መማር እመኛለሁ። ለምሳሌ ክራር ወይም መሰንቆ መምታት ሙዚቃ የነፍስ ምግብ ነው። በተለይ ደግሞ የራሴን ሀገር ሙዚቃ መሳሪያ ሳይሆን የኩራት ምንጭ ነው። በተጨማሪ ባህላዊ የምግብ አዘጋጃጀትን ወይም የይች ስፌት ጥበቦች የመማር አይምሮን ዘና የሚያደርጉ እና ትዕግስትን የሚያስተምሩ ተግባራት ናቸው። አራተኛው የአእምሮ ሰላም እና የስነ ልቦና ጥበብ በውክቢያ እና በ በተሞላ አለም ውስጥ እንዴት አይምሮን ማረጋጋት እንደሚቻል መማር ትልቅ ጥበብ ነው። እንዴት የተሻለ አድማጭ መሆን እችላለሁ? እንዴት በችግር ጊዜ ራስህን እቆጣጠራለሁ እና እንዴት ከሰዎች ጋር ጤናማ ግንኙነት መስራት እችላለሁ? የሚሉትን ነጥቦች በጥልቀት ማጥናት እፈልጋለሁ ይሄን መማር በስራዬ ላይ በግል ህይወቴ ደስተኛም ውጤታማ ሰው ያደርገኛል። አምስተኛው ግብር እና እና የተፈጥሮ ጥበቃ ምድር እየተገፋች ባለችበት በዚህ ወቅት በትንሽ ቦታ ላይ እንዴት ምግብ ማምረት እንደሚቻል መማር ትልቅ ምኞት ነው። የራስን አትክልት እና ፍራፍሬ ማምረት ከተፈጥሮ ጋር መገናኘት እና ጤናማ ምግብ መመገብ ለሰው ልጅ ትልቅ እርካታ ይሰጣል። እንዴት አካባቢያችን አረንጓዴ አደርጋለሁ የሚለው እውቀት ለትውልድ የሚተርፍ ቅርስ ነው። አምስተኛ የፋይናንስ አስተዳደር ገንዘብን እንዴት ማገኘት ብቻ ሳይሆን እንዴት በአግባቡ ማስተዳደር መቆጠብ እና ኢንቨስት ማድረግ እንደሚቻል መማር የዘመኑ ግዴታ ነው። ብዙዎችን በትምህርት ቤት ያልተማርነውን ትልቅ እውቀት ይህ ነው። ገንዘብን በአግባቡ ማምረት መቻል ለነጻነት እና ለተረጋጋ ህይወት ቁልፍ ነው። በመጨረሻም አዲስ ነገር መማር ስንል መረጃዎችን ጭንቀት ጭንቅላት ውስጥ መጫን ብቻ ማለት አይደለም። ይልቁንም የተሻለ ሰው መሆን ማለት ነው። አዲስ ነገሮችን መማር ትህትናን እንማራለን። ምንም የማናውቀው ብዙ ነገር እንዳለ ስለምንረዳ አዳዲስ የስራ እድሎችን እንፈጥራለን። ህይወቶች ህይወት ህይወታችን ትርጉም ይኖረዋል። በአጭሩ እኔ በየቀኑ አዲስ ነገር ለመማር የተራበ ልብ ይዤ እነሳለው ነው ምክንያቱም የሰው ልጅ መማር ካላቆመ ማድረግ ያቆማል ማድረግ ካላቆመ ደግሞ መሞት ይጀምራል። ስለዚህ እስከመጨረሻ የህይወትን እስትፋስ ድረስ መማር ተማሪ ሆኜ መኖር እፈልጋለሁ

መዋቢያ ትጠቀማለህ? ለሚለው ጥያቄ እንደ አንድ ሰው የምሰጠው መልስ አዎ ነገር ግን መዋቢያ ለኔ ትርጉም ከቀለምና ከ- እኩል እጅግ የሰፋ ነው የሚል ይሆናል። እኛ ሰዎች መዋቢያን የምንጠቀመው ዝም ብለን ፊታችን ለመቀየር ሳይሆን ራሳችንን ለመንከባከብ: ራሳችንን ያለንን መተማመን ለመጨመር:ና ማንነታችንን ለአለም በምናሳየው ገጽታ ውስጥ ለመግለጽ ነው። መዋቢያን የምንጠቀምባቸው ምልክቶችና የምንመርጣቸው አይነቶች በዝርዝር ላስረዳ- መዋቢያ እንደ ራሴ መንከባከብ ለኔ መዋቢያ የሚጀምረው ከጽዳት- ጧት ስነሳ ፊተን በንጹህ ሳሙና መታጠብ ቆዳየን ሳይደርቅ የምረዳ ቅባት መቀባት- እና የፀሀይ መከላከያ መጠቀም መሰረታዊ መዋቢያዎች ናቸው። ይህ ለኔ ውበት ብቻ ሳይሆን ጤናማ ነው። ልለሰልስና ልታደስ ቀኑን በደስተኛ መንፈስ ለመጀመር ሀይል ሀይል ይሰጠኛል። መዓዛና ሽቶ የማይታይ መዋቢያ ሽቶ ለኔ እጅግ ወሳኝ መዋቢያ ነው። አንድ ሰው የሚቀበለው ሽቶ ስለማንነቱ ብዙ ነገር ይናገራል። ደስ የሚል መዓዛ ሲኖረኝ በሰዎች መካከል ሲንቀሳቀስ ነጻነት ይሰማኛል። ሽቶ ትዝታን ይቀሰቅሳል። መንፈስን ያድሳል። እንዲሁም- ግርማ ሞገስን ይጨምራል። ስለዚህ ጥሩ ሽቶ መጠቀም ለኔ የእለት ተእለት መዋቢያ ዋና ክፍለ ነው። ሶስተኛ ባይላዊ መዋቢያዎች በኢትዮጵያዊነት ከተፈጥሮ የሚገኙ መዋቢያዎችን በጣም አደንቃለሁ። አንደኛው ቅቤ ለፀጉር ጤናና ለቆዳ ለልስላሴ የሚሰጥ ጥቂም ውደር የለውም። ኢጣን ቤትም ብቻ ሳይሆን ሰውነትን በንጹህ ጢስ ማጠን እንደ አንድ መንፈሳዊ አካላዊ መዋቢያ አያለሁ። ሶስተኛ ኢንስላ ለእጅ ውበት የምንጠቀመው በአይላዊ ቀለም የራሱ የሆነ ውበት እና ታሪክ አለው። እነዚህ መዋቢያዎች ከስራችንና ከባህላችን ጋር ጋር ስለሚገናኙ ልዩ ቦታ እሰጣቸዋል። አራተኛው በራስ መተማመን መገንባት። አንዳንድ ጊዜ መቃሙ- መቃጠቁምን ጠቁምን ለመሸፈን ወም አይንን እኩል በመኳኳል ጎልቶ እንዲታይ ማድረግ። በሰዎች ፊት ሲቀርብ ዝግጁ የመሆን ስሜት ይሰጠናል። መኳኳል ማለት ሌላ መሆን ሳይሆን ያንን ተፈጥሮአዊ ውበት በጥቂት ማድመቅ- ማለት ነው። ለምሳሌ ለአንድ ትልቅ ሰበብ ወይም ለሰርግ ስንዘጋጅ የምንጠቀማቸው መዋቢያዎች ለክብር በዓል የምንጠቀመው- ክብርም ይቀልጸዋል። አምስተኛው:- የወንዶች መዋቢያ መዋቢያ ለሴቶች ብቻ የሚተወው ነገር አይደለም። እኛስ ወንዶች ጺማችንን ስንላጭ የምንጠቀማቸው ቅባቶች ፀጉራችን የምናስተካክልባቸው- ጀሎችና የቆዳ ጥበቃ ምርቶች መዋቢያችን ናቸው። ጺዱና የስተካከለ መልክ መያዝ ለራሴ የሚሰጥ ትልቅ ዋጋ ነው። ስድስተኛ ውስጣዊ ውበት እና ሚዛን :-ምንም ያህል ሙድ መዋቢያ ሲም ብንጠቀም ውስጣዊ ሰላም እና ደስታ ከሌላ ውጫዊው መዋቢያ ትርጉም እንደሌለው አምናለሁ። በቂ ውሃ መጠጣት: በቂ እንቅልፍ መተኛት:ና በቂ ቅንነት ማሰብ ከማንኛውም ሜካፕ በላይ ፊትን ያበራል። ስለዚህ መዋቢያዎችን ከውስጣዊ ጤናዬ ጋር ለማጣጣም ይጥራሉ። በመጨረሻም- በአጭሩ መዋቢያ ለኔ የግል ክብር መገለጫ ነው። ራስን ሳሸበርቅ :ራስህን ሳካካል ወይም ደስ የሚል ሽቶ ሲቀባ :ለራስህ አንተ ዋጋ አለ ክብር ይገባል እያልኩት እንደሆነ አስበዋለሁ። መዋቢያ ሰውን ለማታለል ሳይሆን ለራሴ ደስታና ለሰዎች ክብር- ሲባል የሚደረግ ጥበብ ነው።